ባዶ እግር መራመድ አውቃለሁ በባዶ እግሬ ልጅ እያለሁ በተለይ ብዙ ጊዜ ጫማ ሳላደርግ እራመዳለሁ በዚህም ምቾት ይሰማኛል። አሁን ላይ ግን በባዶ እግሬ ስጓዝ ቅዝቃዜ ስለሚሰማኝ ብዙ ጊዜ በጫማ ነው እንጂ በባዶ ግሬ አልራመድም። ቤት ውስጥ በመሆን ሰዓት አልፎ አልፎ ጫማዬን አውልቄ በባዶ ግሬ እራመዳለሁ። ታዲያ ይህንን የማደርገው አየሩ ሞቅ ያለ ከሆነ ነው እንጂ ቀዝቃዛ በሚሆን ሰዓት በጣም ስለሚበርደኝ ብዙ ጊዜ በባዶ እግሬ አልንቀሳቀስም። ሰዎች ግን ሲያወሩ እንደሰማሁት ወይም አንዳንድ ጥናቶችን እንዳነበብኩት በባዶ እግር መጓዝ የእግር ነርቮችን ስለሚያነቃቃ የጤና ጥቅም እንዳለው ሲያወሩ ሰምቻለሁ። ከዚህ በተጨማሪም አልፎ አልፎ ሰዎች ወንዝ ዳርቻ የሚገኙ አሸዋዎች ላይ በእግራቸው ሲጓዙ አያለሁ